ዳቦ ዳቦ ማብሰል እችላለሁ። በነገራችን ላይ ዳቦ ማብሰል አይባልም ዳቦ መጋገር ነው የሚባለው ትክክለኛ አማርኛው እና ዳቦ መጋገር ይችላል? ወይ ምክንያቱም አሁንም ብዙ ጊዜ የሚታወቀው ዳቦ ቤት የሚሸጠው ዳቦ ብቻ አይደለም አሁን ቤት የግድ ዳቦ ለመጋገር ባትራ ምናምን ነገር ተጠቅመን ተጠቅሞ ሰዎች ይጋግራሉ ያን ደግሞ ዳቦ ቤት የምንገዛው ነው። ሌላው ዳቦ ደግሞ ቤቴን የምንጋግረው ዲፎ ዳቦ ይባላል። ስለዚህ እነዚህን ዳቦዎች በተለያዩ ጊዜያቶች እንደፋለን ዳቦ እንዲሁም በጣም የምንወደው ዳቦ ነው። ድሮ ድሮ ከስንዴ ነበር አሁን ከፎርኖ ዱቄት ሆኗል። ያንን ዳቦ እንግዲህ እንደፋለን በቅጠል ተደርጎ በኮባ ተደርጎ ይደፋል ዳቦ ከሁለት በኩል እያነደድን ከላይም ከታችም እያነደድን ዳቦ አንጋግራለን። ይሄን ዳቦ እንግዲህ ለተለያዩ ዝግጅቶቻችን የምንጠቀመው ዳቦኑና ይሄን ዳቦ መጋገር በደንብ ይችላሉ ምንም ጥያቄ የለውም። ምክንያቱም ሴት ስለሆንኩኝ እንግዲህ ፕሮግራም ሲኖረን ዝግጅት ሲኖረን ብዙ ጊዜ የምንጋግረው ዳቦ ስለሆነ እንግዲህ እንጋግረዋለን ስለዚህ እኔም ይሄን ዳቦ መጋገር እችላለሁ። ያኛውን ግን ይሄ ዳቦ ቤት ያለውን ዳቦ የሚጋገረው እሱ የራሱ የሆነ መጋገሪያ ቦታ ስለሚጠይቅ አሁን አሁን ደግሞ እንግዲህ ከተማ ላይ ኦብን አለ። በዛ ውስጥም ዳቦ ይጋገራል ግን አሁን በኦቨን ሲሆን ችግር የለውም ቀላል ነው ዲፎ ዳቦም መጋገር እችላለሁኝ። ከዛ ደግሞ ይሄ ዳቦ ቤት የሚጋገረው ዳቦ ግን የራሱን መጋገሪያ ቦታ የራሱን መጋገሪያ እቃ ስለሚፈልግ እሱን አልሞከርኩትም አላውቀውም። ግን ያኛውን በኦቭን እና ዲፎ ዳቦን እ ችላለሁኝ

ብዙ ጨው ትወዳለህ? እኔ ብዙ ጨው አልወድም። ምክንያቱም ጨው ማብዛት አሁን አሁን ብዙ በሀኪም ዘንድ የሚመከር አይደለም። ግን ያው ብዙ ሰዎች ጨው የበዛበት ምግብ ይመገባሉ። አሁን አሁን ደግሞ ሰው እንደየፍላጎቱ እንዲጠቀም በተለያዩ በትንሽ እቃዎች ተደርጎ ይቀመጣል ጨው እርግጥ ግን። እንግዲህ ጨው እንደየሰው እንደየፍላጎቱ ሰው ይጠቀመዋል ግን ማብዛት የራሱ የሆነ መጠን አለው። ጨው አሁን ሀኪሞች በቀን በቀን ሰው ምን ያክል አንድ ሰው ምን ያክል ጨው? አንድ ጎልማሳ ሰው አንድ ህፃን ልጅ። አንድ ደግሞ በእድሜ ገፋ ሰው ምን ያክል ጨው መጠቀም እንዳለበት? የተቀመጠ የአለም ጤና ድንጅት ያስቀመጠው መጠን አለ። ያን መጠን ማለፍ እንደሌለባቸው ያስተምራሉ ሀኪሞቹ። ምክንያቱም ከጨው መብዛት ጋር በተያያዘ ብዙ ሰዎች የተለያየ ጤና በሽታዎች እያጋጠሟቸው ስለሆነ። ሀኪሞች እንደዛ ብለው ይመክራሉ። ስለዚህ እኔም ብዙ ጨው የበዛበትን ምግብ እርግጥ ከድሮም አላዘወትርም ግን ብዙ ጨው አይመቸኝም። እኔም ብሆን